ደንበኛ አቀባ አቀባ አቀባ ደንበኛ ለደንበኛ እቀርባለሁ እያየሁ እያዘጋጀሁ ነው። በውጪው በመጪው ሳምንት የሆነ ሰሊዳዎች ማዘጋጀት አለብኝ። መረጃ በግልጽ ማቅረብ አለበት። ምስሎችንና ግራፎችን ያስፈልጋሉ። በድምጽ ከፍ አድርጌ። መለማመድ አለብኝ በራሴ መተማመን መሳየት አለብኝ። ጥያቄዎቹን መመለስ እችላለሁ። በቡድን አባላቶች ይዘጋጃሉ። አስተያየታችንን እጠይቃለሁ አቅራቢውን አሻሽላለሁ። በባህል በባህል በጣም አሳሳቢ አሳቢ ነው። ግን አዘጋጃጀቴ አለብን ደንበኞች በባለሙያዊነትን እንዲሰምሩ ማየት አለባቸው። በመጨረሻ ስኬታማ እሆናለው ተስፋ አደርጋለሁ